ልብስ በእጅ ታጥባለህ የሚለው ጥያቄ። በጣም አስቂኝ የሚሆን ይመስለኛል ምክንያቱም ደግሞ ልብስን በእጅ ማጠብ አስፈላጊ ነው ብዬ አስባለሁ እናም ግዴታችንም ነው። አንዳንድ ጊዜ ምክንያቱም ደግሞ የልብስ ማጠቢያ ማሽን ብዙውን ጊዜ ኢትዮጵያ ውስጥ ላይኖር ይችላል። ቢኖርም እንኳን ከተለያዩ በኢኮኖሚ ዳጎስ ያሉ ሰዎች ጋር ነው ሊኖር የሚችለው። እና ልብስን በእጅ ማጠብ በጣም አስፈላጊ ነገር ነው ምክንያቱም ስለምናጥብም ነው አብዛኛው ህዝብ እናጥባለን። ልብስ በእጅ ካልታጠበ ደግሞ ያው ለኢኮኖሚም ጥሩ ስለማይሆን። ለማሳጠብ ገንዘብ መክፈል አለብን እና ስራችን ልናደርገው ይገባል ልብስን በእጅ ማጠብ አስፈላጊ ነገር ነው። እና ልብስ በእጅ ታጥባለህ ወይ ለሚለው ጥያቄ? መልሴ አዎ አጥባለሁ ነው። ምክንያቱም ደግሞ ያው ከኢኮኖሚም ጋር ብዙም ስላልሆንኩኝ በጣም ብዙ ትልቅ ገንዘብም ስለሌለኝ። ልብስን በእጄ ነው የማጥበው

የድርጅት ዝግጅቶችን ትሳተፋለህ የሚለው ጥያቄ? መልሴ የምሳተፍበት ሁኔታ አለ የማልሳተፍበት ሁኔታም አለ። ምክንያቱም እኔ ያው ተቀጥሬ የምሰራ ሰው ነኝ። እና በትርፍ ሰዓትም ነው የምሰራው ያው ተማሪ ስለሆንኩኝ። በትርፍ ሰዓቴ ነው ድርጅቶች ጋር የምሰራው እና። አንዳንድ ጊዜ ስብሰባ አዛዦች እና ትልልቅ ባለስልጣናት የሚሰበሰቡበት ሁኔታ አለ። እና በዚህን ሰዓት ላይ እኔ የማልሳተፍበት ስብሰባ ስለሆነ እኔ በዚህ ሰዓት አልሳተፍም። ቀጥ ብዬ ነው ስራዬን የምሰራው ሌላ የተሰጠኝን ሀላፊነት ነው የምሰራው። ነገር ግን የተለያየ ጊዜ ደግሞ ሁሉም ሰራተኛ የሚያማክል ስብሰባ ይደረጋል። እና በዚህም ሰዓት ደግሞ እኔ እሳተፋለው ምክኒያቱም ደግሞ ከሰራተኞች መሃል አንዱ ስለሆንኩ በዚህን ሰዓት እሳተፋለሁ። ነገር ግን ያው ቅድም ባነሳሁት በትልልቅ ባሰልጣናት ብቻ የሚፈለጉበት ሰዓት ላይ ደግሞ መሳተፍ አስፈላጊ ነው ብዬ አላስብም። ስለዚህ በዚህን ሰዓት አልሳተፍም። እና ተቅለል ሳደርገው የድርጅት ዝግጅቶችን ትሳተፋለህ የሚለው ጥያቄ? አዎ እሳተፋለሁ ነገር ግን የማልሳተፍበት ሁኔታም አለ

ደብዳቤ መጻፍ ትወዳለህ? አዎ እወዳለሁ ምክንያቱም ደብዳቤ መጻፍ በጣም አስፈላጊ ስለሆነ። ደብዳቤ ብዙ አይነት ደብዳቤዎች አሉ የፍቅር ደብዳቤ አለ። የተለያየ የእርዳታ ደብዳቤዎች መጻፍ አለ። ማመልከቻ ራሱ ከደብዳቤ መሃል አንዱ ነው። እና የተለያዩ ድርጅቶች ማመልከቻ በምናስገባበት ሰዓት ላይ። ደብዳቤ መጻፍ መቻል አለብን ካልቻልንም ደግሞ ከአሁኑ መለማመድ መቻል አለብን ለወደፊት። ስለሚጠቅመን ማለት ነው። እና ደብዳቤ ደግሞ ለኔ የሚመቸኝ ያው። ብዙውን ጊዜ የፍቅር ደብዳቤ ለመጻፍ ነው የሚመቸው። እና ደብዳቤ መጻፍ ትወዳለህ ለሚለው ጥያቄ? አዎ እወዳለሁ ምክንያቱም ደግሞ መውደድ ስላለብኝ ነው ያው እንዳልኩ ቅድም ላይ። ማመልከቻ ራሱ አንዱ የደብዳቤ አካል ስለሆነ። ማመልከቻውን ለተለያዩ ድርጅቶች ስራ ለመቀጠር በምናመለክትበት ሰዓት ላይ። ደብዳቤ መጻፍ ካልቻልን ወይም ካልወደድን ይሄን ነገር ማድረግ አንችልም እና። ከወዲሁ ደውዳቤ መጻፍ ልንወድ ይገባል

ማታ ከስራ በኋላ ምን ታደርጋለህ የሚለው ጥያቄ። ለመመለስ ቀላል ይመስለኛል ምክንያቱም ደግሞ ያው ማታ ከስራ በኋላ ብዙ ጊዜ ማድረግ ያሉብን ነገሮች አሉ። እና ስራ ስንል ከስራ ስንውል ድካም አለ። የተለያዩ ነገሮች መተኛት መፈለግ አለ እና ሲደክመን ነው መተኛት የምንፈልገው እና። ከስራ በኋላ ምን ታደርጋለህ የሚለው ጥያቄ? እኔ ከስራ በኋላ ቀጥታ ነው መተኛት የምፈልገው። ነገር ግን የተለያዩ ሰዎች ብዙ ነገሮችን መስራት ይፈልጋሉ። ብዙ ትርፍ የትርፍ ጊዜ ደግሞ ኦቨር ታይም መስራት የምፈልጉ ሰዎች አሉ። ቀን ላይ የጉልበት ስራ የሚሰሩ ከሆነ ማታ ላይ ደግሞ የኦንላይን ወይም ደግሞ በኦንላይን በኢንተርኔት ሌላ ስራ መስራት ይፈልጋሉ። እና በዚህም መሃል ደግሞ ማታ ከስራ በኋላ ምን ታደርጋለህ የሚለው ጥያቄ? ለኔ መልሴ የቀላል ነው መተኛት ነው የማደርገው ነገር

ብዙ አይነት ስልኮች አሉ ከእነዚህም ውስጥ ስማርት የሚባል ስልክ አለ እነዚህ ተች ስክሪን የምንላቸው ማለት ነው ለምሳሌ በእንግሊዘኛው ተች ስክሪን ይባላሉ እና በአማርኛ ደግሞ ዘመናዊ ስልኮች የምንላቸው አይነት ስልኮች አሉ እና እነዚህ ለአጠቃቀም ቀልጣፋና ምቹ የሆኑ ናቸው እናም የተለያዩ ስራዎችን ለማከናወን ይረዱናል እና እኔ እያሁን እየተጠቀምኩት ያሉት ሳምሰንግ ስልክ ነው። ሳምሰንግ ስልክ በጣም አስፈላጊ ነው ብዬ የማስብበት ምክንያት በጣም ፈጣን ናቸው ቀርፋፋ አይደሉም እናም ቀልጣፋ ከመሆናቸው የተነሳ ብዙ አይነት ስራዎችን ለመስራት እንጠቀምባቸዋለን እና ጠቅለል ሳደርገው ምን አይነት ስልክ ትጠቀማለህ? የሚለው ዘመናዊ ስልክ ወይም ደግሞ በእንግሊዘኛው ስማርት ፎን የምንለው አይነት ስልክ እጠቀማለሁ።